የእለት ምሳ ጊዜ መጣ ከቢሮ ወጣሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው እናቴ እንጀራና ወጥ ፈጥራልኛለች ወይም ሰርታልኛለች በማይክሮ ዌቭ አሞቀዋለሁ። በወደድኩት ቦታ ተቀምጬ ተቀምጫለሁ ባልደረቦቼ አብረው አብረን አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን አንዳንዶች ስላጋጠማቸው ነገሮች ይዘክራሉ ሌሎች ለቀልዶች ቀልዶችን ይናገራሉ። ይህ የእረፍት ጊዜ ነው። ሰዓት አንድ አንድ ሰዓት ሆኗል። ከዚያ ወደ ስራ እመለሳለሁ የምሳ ጊዜ ጊዜ አስፈላጊ እረፍት ነው። የእለት ምሳ ጊዜ ደርሷል የምሳ ሰዓት ደርሷል የምሳ ሰዓት ጊዜው ደርሷል። ስለዚህ የምሳ ሰዓት ጊዜው በመድረሱ ምክንያት ምሳዬን ልበላ ከቢሮ ወጣሁ። ወይም እወጣለሁ አንዳንድ ጊዜ ካፍቴሪያ እበላለሁ። አለበለዚያ ደግሞ ከቤቴ አምጥቼ እምበላባቸው አጋጣሚዎች አሉ ማለት ነው። ከዛ ባሻገር እናቴ እንጀራ በወጥአዘጋጅታ በአገልግል አስራ ሰጥተኛለች ወይም ቋጥራልኛለች። ስለዚህ በስቶቭ ወይም በማይክሮዌቭ ይህንን ወጥ ወይም ደግሞ ይህንን ምግብ አሞቀዋለሁ እዛው ቢሮ አካባቢ ወይም ስራ ቦታ ያ አካባቢ ማለት ነው። ከዛ በወደድኩት ወይም በተመቸኝ ቦታ ሄጄ እቀመጣለሁ ወይም እዛ ተቀምጫለሁ። ከስራ ባልደረቦቼ ጋር ነው አብረን የምንበላው ስለዚህ አብረን ከስራ ባልደረቦቼ ጋር አብረን ከሚሰሩ ሰዎች ጋር እንበላለን። ስለተለያዩ ነገሮችን እንነጋገራለን በምሳ ሰዓት ስለተለያዩ ነገሮችን እንነጋገራለን። አንዳንዶች ስላጋጠማቸው ነገሮች ይናገራሉ ወይም ይዘክራሉ ስለዚህ እነሱን እናዳምጣለን። ከዛ ባሻገር ሌሎች ደግሞ ቀልዶችን ያወራሉ የተለያዩ ነገሮችን ሊያወሩ ይችላሉ ስለዚህ። ቀልዶችን እናወራለን አንዳንድ ስላጋጠሙን ነገሮችን እንዘክራለን ስለዚህ በዚህ አይነት ሁኔታ የምሳ ሰዓት ጊዜያችንን እናሳልፋለን ማለት ነው። ይህ የእረፍት ጊዜያችን ስለሆነ በደንብ ነው የምናሳልፈው። ከዛ ባሻገር ሰባት ሰዓት ሲሆን ከዚያ ወደ ስራ እንመለሳለን ማለት ነው። ምክንያቱም ሰባት ሰዓት የስራ ሰዓት ስለሆነ በዛ ሰዓት ወደ ስራ ቦታችን እንመለሳለን እዚህ ጋር ማስተዋል ያለብን ነገር የምሳ ሰዓት ወይም የእረፍት ጊዜያችን በጣም አስፈላጊ መሆኑን ነው ምክንያቱም በስራና በሁለት የስራ ጊዜዎች መሃል የመጣ ስለሆነ በደንብ እንጠቀምበታለን በደንብ እንደሰትበታለን በአግባቡ ምሳችንን እንበላለን። በአንዳንድ ጉዳዮች ላይ እናወራለን ከዛ በተጨማሪ ደግሞ

ድመት አለችኝ ቀለሟ ነጭ ነው ስሟ ደግሞ ሉሲ ሉሲ ናት ወይም ሉሲ ትባላለች። እቺ ሴት ድመት ካለር ቀለሟ ነጭ የሆነ ሉሲ የምትባል ድመት በጣም ውብና ተንኮለኛ ናት። በጣም የሚገርም አይነት ተንኮሎችን ነው የምትሰራው ቤት ውስጥ ከምትሰራቸው ተንኮሎች መካከል በኋላ እገልጻለሁ። ነገር ግን በየቀኑ እሷን መመገብ አለብኝ ምክንያቱም መደበኛ የሆኑ የምት የምትመገብባቸው ሰዓታት አሉ በነዛ ሰዓታት ውስጥ የግድ እሷን መመገብ ይጠበቅብኛል ማለት ነው። ሌላው ደግሞ ውሃዋን መቀየር አለብኝ ምክንያቱም ውሃ ትጠጣለች ከዛ ባሻገር ደግሞ ውሃ ገላዋን ለማጠብ እጠቀምበታለሁ ስለዚህ ውሃው መቀየር አለበት። ውሃውን መልቀይራት ከሆነ ትንሽ ከባድ ነው የሚሆነው ምክንያቱም ንጹህ ውሃ የማታገኝ ከሆነ ሆዷን ሊያማት ይችላል ንጽህናዋ ካልተጠበቀ ደግሞ ሊያማት ይችላል ያ ደግሞ ጥሩ አይደለም ማለት ነው። ሌላው ከእኔ ጋር ብዙ ጊዜ መጫወት ትወዳለች ትሮጣለች ትታከከኛለች በዙሪያዬ እንደፈለገች ትጫወታለች እና እኔ ከእኔ ጋር መሆን ነጻነት አላት ስለዚህ እቺ ድመት በጣም የምታስደስተኝ ናት ማለት ነው። ከዛ በበለጠ ደግሞ ትንሽ ኳስ አላት እሷን ከእሱ ጋር ትጫወታለች ያንን ታሳድዳለች ከእሷ ጋር እየሮጠች ስትጫወት እኔን የምታስደስተኝ ናት ማለት ነው። ስለዚህ እኔን ለማስደሰት ብላ ኳስ ሰወረውርላት ከኳሷ ጋራ ኳሷን እያሳደደች ትሮጣለች ማለት ነው። አንዳንድ ጊዜ በእግሬ ላይ ትተኛለች። በጣም ስለምትወደኝ እኔም ስለምወዳት የቤተሰብ ያክል ነው የማያት ስለዚህ እኔ ሶፋ ላይ ቁጭ ስል እግሬ ጋር እግሬ ላይ መታ ትተኛለች እግሬ ላይ በምትተኛበት ጊዜ ሞ ሞቅታ ሞቅታ ይሰማኛል ወይም ደግሞ የእሷ ሞቅታ እግሬ ላይ ይሰማኛል ስለዚህ ሙቀቷን አዳምጠዋለሁ ማለት ነው። ሌላው ስትታመም ወደ ዶክተር ወስዳታለሁ ብዙ ጊዜ የተለያዩ ህመሞች ይመጣሉ ምናልባት ከጠጣችው ውሃ ንጹህ አለመሆን ጋር ተያይዞ ሊሆን ይችላል ወይም ደግሞ የምግብ መበከል ሊሆን ይችላል። ከንጽህና ጋር የተያያዘ ችግር ሊሆን ስለሚችል ብዙ ጊዜ በሚያማት ጊዜ ወደ ሀኪም ቤት ወስዳታለሁ ሀኪም ቤት ወስጄ ዶክተር ያያታል ማለት ነው። ያ ማለት ሀኪም ቤት ከወሰድኳት በኋላ ዶክተር ያክማታል ስለዚህ ይሻላታል። ከዛ በኋላ ወደ ቤት እመልሳታለሁ። ብዙ ጊዜ ንጽህናዋን መጠበቅ አለብኝ ምክንያቱም ህመም የሚያማትና ችግር የሚገጥማት ብዙ ጊዜ የንጽህና ችግር ነው የሚሆነው ስለዚህ የራሷን የግል ንጽህና እጠብቅላታለሁ ገላዋን አጥባታለሁ ፀጉሯን አበጥርላታለሁ ከዛ ባሻገር ምግቧን በንጽህና ለመስጠት በተቻለኝ መጠን እሞክራለሁ። ሌላው ሉሲን ልክ እንደ ቤተሰብ አባል ነው የምናያት ስለዚህ ሉሲ የቤተሰባችን አባል ናት ማለት ነው። ሌላው ከእሷ ጋራ መሆን በጣም ነው የሚያስደስተኝ ወይም ደግሞ ከእሷ ጋር መሆን በጣም ያስደስተኛል ምክንያቱም ቅድም እንዳልኩት አብረን እንጫወታለን አብረን እንድሯሯጣለን ኳስ ስወረውርላት ትሮጣለች እና ኳስ ስወረወርላት ከኳሱ ጋር የምታደርገው እንቅስቃሴና መዝለል መሮጥ በጣም ነው የሚያስደስተኝ። ስለዚህ እኔን ለማስደሰት ብላ የምታደርጋቸው ነገሮች በሙሉ ስለሚያስደስቱኝ እኔ ከእሷ ጋር ስሆን በጣም ነው ደስ የሚለኝ ማለት ነው። ሌላው የእንስሳት ፍቅር ድመትን ጨምሮ የእንስሳት ፍቅር በጣም ተጨባጭና ፍቅራቸው በግልጽ የሚታይ ነው። ስለዚህ እንስሳት ጥሩ ፍቅርንና ተጨባጭነትን ይሰጣሉ ያ ማለት ከእንስሳት ጋር ስንሆን ደህንነት ይሰማናል በተለይ ከድመት ጋር ስንሆን ደህንነት ይሰማናል። ከውሻ ጋር ስንሆን ደህንነት ይሰማናል። ከዛ ባሻገር ልክ እንደ ቤተሰብ ስለሚቆጥሩን እኛም እንደ ቤተሰብ ነው የምናያቸው በአጠቃላይ እንስሳትን ጥሩ በጥሩ ሁኔታ መንከባከብ አለብን። በየቀኑ መመገብ ይኖርብናል ከዛ ባሻገር ንጹህ ውሃ ልናቀርብላቸው ልንሰጣቸው ልንመግባቸው ይገባል። ከዛ በተጨማሪ ደግሞ ከእነሱ ጋር ንጹህ የሆነ ጨዋታና ጓደኝነት የቤተሰባዊ ፍቅር ያስፈልገናል ማለት ነው። ስለዚህ ከእንስሳት ጋር ያለን ግንኙነት በጣም ደስ የሚል ነው ማለት ነው

መጽሐፍ ማንበብ የምወደው ተግባር ነው። ሰዎች ብዙ ነገር ሊወዱ ይችላሉ እኔ ግን ከምወዳቸው ተግባራት አንዱ መጽሐፍ ማንበብ ነው። ስለዚህ በየሳምንቱ አዳዲስ መጽሐፎችን እፈልጋለው አዳዲስ መጽሐፎችን የምፈልግበት ዋናው ትልቁ ምክንያት መጽሐፎችን ማንበብ በጣም ስለሚያስደስተኝ ነው ማለት ነው። ስለዚህ አዳዲስ መጽሐፎችን ከፈለኩ በኋላ በየሳምንቱ መጽሐፎችን አነባለሁ ማለት ነው። እንደሚታወቀው ታሪኮች አለምን ይከፍታሉ ያ ማለት መጽሐፍ ላይ የሚጻፉ እያንዳንዱ ነገር አለማችን ውስጥ የሆኑና የተደረጉ ነገሮችን የተመለከቱ ናቸው። ስለዚህ መጽሐፎችን የምናነብ ከሆነ አለም ውስጥ ያሉ ሁሉንም ነገሮች ማየት እንድንችል ያስችሉናል ማለት ነው። ስለዚህ መጽሐፍት አለምን ይከፍታሉ ወይም ደግሞ አለም ውስጥ ምን እየተፈጠረ እንደሆነ በግልጽ ያሳዩናል ማለት ነው። ምናባዊ ቦታዎችን ያስጎበኙናል ወይም እጎበኛለሁ። ይሄ ማለት ምን ማለት ነው መጽሐፍ ላይ በተለይ በተለይ ልብ ወለድ የሆኑ መጽሐፎች ሲሆኑ በምናባችን የተለያዩ ቦታዎች እንድንሄድ ያደርጉናል። ስለዚህ ልብ ወለደችውን በማንበብ የተለያዩ ምናባዊ ቦታዎችን እንመለከታለን ወይም እጎብኛለሁ ማለት ነው። ልብ ወለዶች ብቻ አይደሉም ለምሳሌ እውነተኛ ታሪኮች ላይ የተመሰረቱ ለምሳሌ የተለያዩ ሀገራት ላይ የተጻፉ መጽሐፎች የተለያዩ ቦታዎችን በምናባችን መጎብኘት እንድንችል ያደርጉናል ለዛ ነው እኔም መጽሐፎችን ሳነብ በምናቤ የተለያዩ ቦታዎችን የምጎበኘው አዳዲስ ነገሮችን እማራለው በነገራችን ላይ አንድ ሰው መጽሐፍን የሚያነብ ከሆነ ጭንቅላቱ ሰፊ ይሆናል ብዙ አዳዲስ ነገሮችን መማር ይችላል ምክንያቱም መጽሐፎች ብዙ ጊዜ በብዙ እውቀቶች የታጨቁ ስለሆኑ አዳዲስ ነገሮችን ያስተምሩናል። አንዳንድ መጽሐፍቶች ያነቃሉ በነገራችን ላይ መጽሐፍቶችን ስናነብ ወይም የተለያዩ መጽሐፎችን ስናነብ አይምሮአችን ንቁ ይሆናል። ስለዚህ አእምሮአችን ነቃ ማለት ደግሞ ለነገሮች ሁሉ በጣም ፈጣን እንሆናለን ጎበዞች እንሆናለን ማለት ነው ለዛ ነው አንዳንድ መጽሐፎችን ስናነብ ያነቁናል የሚባለው። ከዛ ባሻገር ሌሎች ደግሞ ሌሎች መጽሐፎች ደግሞ ሊያስቁ ይችላሉ የአስቂኝ ዘርፍን የያዙ መጽሐፎች ከሆኑ አንዳንድ መጽሐፎች ወይም ሌሎች መጽሐፎች ሊያስቁ ይችላሉ ስለዚህ አንዳንድ መጽሐፎች ያስቁናል። ምክንያቱም ደራሲዎች ብልሆች ናቸው ብልህ የምንልበት ምክንያት ማስተላለፍ የሚፈልጉትን መልእክት በየትኛውም አይነት መንገድ ለህብረተሰቡ ማስተላለፍ እንዲችሉ የተለያዩ መጽሐፎችን መጻፍ ስለሚችሉ ወይም ደግሞ መጽሐፎችን ስለሚጽፉ ነው ብልህ የምንላቸው ማለት ነው ስለዚህ ደራሲዎች ብልሆች ናቸው። ቃላቸውን በቃላቸው ወይም ቃላትን በመጠቀም የሰውን ልብ መንካት ይችሉበታል። ምክንያቱም ሰዎች ልባቸው የማይነካ ከሆነ አንድን መጽሐፍ ለማንበብ ያን ያክል ፍላጎት አይኖራቸውም ስለዚህ ደራሲዎች ብልህ በመሆን የተለያዩ የሰውን ልብ ትርታ የሚነኩ የተለያዩ ቃላትን በመጠቀም ስለሚጽፉ ብዙ ሰዎች በደራሲዎች የተለያዩ ጽሁፎች ይሳቡና እነዛ መጽሐፎች ያነባሉ ማለት ነው። ስለዚህ ደራሲዎች በቃላቸው የብዙዎቹን አንባቢያን ልብ ይነካሉ ማለት ነው። ስለዚህ ምሽት ላይ ሁል ጊዜም ከመተኛቴ በፊት መጽሐፍትን አነባለሁ ምክንያቱም ቅድም እንዳልኩት በመጽሐፍት ብዙ አይነት እውቀቶችን እናገኛለን ብዙ መዝናናትን እናገኛለን ብዙ የሚያስቁ ነገሮችን ልናነብ እንችላለን ብዙ የሚያንቁ ነገሮችን እውቀት የሚጨምሩ ነገሮችን ልናነብ እንችላለን በዚህ ምክንያት ሁል ጊዜ ማታ ማታ ከመተኛቴ በፊት ብዙ መጽሐፍትን አነባለው። ቤተ መጽሐፍት መሄድም እወዳለሁ በነገራችን ላይ ቤት ብቻ ሳይሆን ቤተ መጽሐፍትም ገብቼ ላነብ እችላለሁ ቤተ መጽሐፍት ገብቼ ማንበብ ብቻ ሳይሆን ቤተ መጽሐፍት ውስጥ የሚሰጡ የተለያዩ መጽሐፎችን ወይም ቤተ መጽሐፍት ውስጥ ያሉ የተለያዩ መጽሐፎችን እዋስና ቤቴ በመውሰድ ቤቴ ብዙ መጽሐፎችን ላነብ እችላለሁ ማለት ነው። ለዛ ነው ቤተ መጽሐፍት መሄድ የምወደው ማለት ነው። ሌላው መጽሐፎች ጥበብን ይሰጣሉ። ምክንያቱም ብዙ የተለያዩ የጥበብ ስራዎች በመጽሐፎች ላይ ተከትበው ቁጭ ሊሉ ስለሚችሉ ብዙ ጊዜ መጽሐፎችን የምናነብ ከሆነ ከመጽሐፎች ላይ የተለያዩ ጥበቦችን ልንማር እንችላለን። ለዛ ነው መጽሐፎች ጥበብን ይሰጣሉ ብለን የምንናገረው ማለት ነው። ሌላው የተለያዩ አስተሳሰቦችን እረዳለው ምክንያቱም ቅድም እንዳልኩት መጽሐፎች በጣም ባህር ናቸው ባህር እንደመሆናቸው መጠን በውስጣቸው ብዙ የታጨቀ የተለያየ አይነት እውቀት በውስጡ ይኖራል። ስለዚህ መጽሐፎችን ደጋግመን ደጋግመን ባነበብን ቁጥር የተለያዩ አስተሳሰቦችን መረዳት እንችላለን ለዛ ነው የተለያዩ መጽሐፍቶችን ሳነብ የተለያዩ ሀሳቦችን ወይም አስተሳሰቦችን እረዳለው የምለው ማለት ነው። ስለዚህ ማንበብ አእምሮን ያሳድጋል ምክንያቱም ቅድም እንዳልኩት አእምሮ የሚያድገው ልክ ሰውነታችን ወይም አካላችን የሚያድገው በምግብ እንደሆነ ሁሉ አእምሮአችንም ደግሞ የሚያድገው የተለያዩ እውቀቶችን የተለያዩ ጥበቦችን የተለያዩ ትምህርቶችን የተለያዩ አስቂኝ ነገሮችን ስንማር ነው መጽሐፍቶችን በማንበብ ስንማር ነው። ለዚህ ነው ማንበብ አእምሮን ያሳድጋል ብለን የምንናገረው